"ደብዳቤ መጽሐፍ ትወዳለህ?" አዎድ እንግዲህ ደብዳቤ ያን ያክል ብዙ ጊዜም ጽፌም ባላውቅም ደብዳቤ መጽሐፍ ግን ያው ደስ ይለኛል ለጽሁፍ ካለኝ ፍቅር አንፃር የደብዳቤ መጽሐፍን ያስደስተኛል ማለት ነው እንግዲህ ደብዳቤ ስትባል በአንድ ወረቀት ላይ ወይም ደግሞ በስልክም ሊሆን ይችላል በቴክስትም ሊሆን ይችላል ግን አብዛኛው ጊዜ ድብዳቤ ሲባል በወረቀት በፖስታ ታሽጉ እንደዚሁም ደግሞ በወረቀት በፖስታ በእኛ በራሳችን በእጃችን አሽገንም የምንጽፈው ነው ማለት ነው እንግዲህ። በወረቀት ላይ ተጽፎ በአጭርም ጽሁፍ ሲሆን በትንሽ ጽሁፍ ብዙ መልእክትን ማስተላለፍ የሚችል አንድን አንድን ሰው ሀሳብ ፍላጎት አስተያየትም ሊሆን ይችላል እሱን የያዘ ጽሁፍ ነው ማለት ነው እንግዲህ በብር የተጻፈ በወረቀት ላይ በብር የተጻፈ በፖስታ ታሽጎ እኮ የሚላክ ወይም ደግሞ በማንኛውም በወረቀት ተሰርቶ ሊሰጥ የሚችል ማለት ነው ደብዳቤ ማለት እንግዲህ ከአንድ ሰጭ ከሆነ አካል ላኪ ለሆነ አካል ሩቅ ቦታም ሊሆን ይችላል ቅርብም ሊሆን ይችላል በሶስተኛ አካል የሚደረስ ማለት ነው ድብዳቤ እንግዲህ በሰጪውና በተቀባዩ መካከል አንድ ሶስተኛ አካል መኖር አለበት ማለት ነው ድብዳቤውን ሊያደርስ የሚችል እንግዲህ ድብዳቤ ሲባል የተለያዩ አይነት ድብዳቤዎች አሉ የፍቅር ድብዳቤ አለ የፍቅር ደብዳቤ አሁን ለምሳሌ አንድ ፍቅረኛ ሴቷም ሊሆን ይችላል ወንዱ የሚያፈቅረውን ሰው ወይም የምታፈቅረውን ወይም ደግሞ የሚያፈቅራትን በቀጥታ በአካል ሂዶ መጠየቅ ካልቻለ ወይም ደግሞ አይን አፋርነት ከያዘው መጠየቅ ካልቻለ በደብዳቤ መልክ ሀሳቡን ገልጾ የሚያፈቅራትን ልጅ ሀሳብ ገልጾ ማለት ነው ስለሱ አንዲት እንደሚያፈቅራት የቱን ያህል እንደሚያፈቅራት ሁኔታዎቻችን ሁሉ ገልጾ በደብዳቤው ለሶስተኛ አካል በመስጠት ለዛች ለልጅ ደብዳቤ እንዲደርሳት ያደርጋል ማለት ነው ያው ግዴታ ሶስተኛ አካልም ሊያስፈልግ ይችላል። ቅርብ ከሆኑ ራሱ ወስዶ መስጠት ይችላል ማለት ነው ደብዳቤውን። እንደገና ደግሞ ደብዳቤ በሌላ በኩል የሰርግ ደብዳቤ ይጻፋል አሁን ለምሳሌ የሰርግ አንድ ሰው ልጁን በምድርበት ሰዓት ዘመዶቹን እንደዚውም ደግሞ የአካባቢው ማህበረሰብ ለመጥራት ወደ ሰርጉ ታዳሚ ለማድረግ ሰርጉ ለመገ ሰርጉ ላይ ለመጋበዝ ደብዳቤ ጽፎ በዚህ ሰዓት በዚህ ቀን የልጄ ሰርግ ስለሆነ በሰርጉ ላይ ተገኝታችሁ የደስታ የደስታዬ ተካፋይ እንድትሆኑ ዘንድ በአክብሮት ጠርቻለሁ የሚል የድብዳቤ አይነት በመጻፍ እንግዲህ ደብዳቤን በዚህ መልኩ ጽፎ በሰው በሶስተኛ አካል ለሌሎች ሰዎች እንዲደርስ ያደርጋል ማለት ነው እንግዲህ በደብዳቤ እንደዚሁም ደግሞ ለሀዘንም ሰዓት ይጻፋል ደብዳቤ ያው አንድ ሰው ሲሞት ዘመዶቹ መጥተው እንዲቀብሩት ዘመድ ለተባለ ሰው ሩቅም ቦታ ይሁን ቅርብ ቦታ ላለ ሰው በደብዳቤ መልክ ይገለጻል ማለት ነው እንግዲህ ያው በፊት አብዛኛው ጊዜ ያው በዚህ በዚህ ነው አሁን ያው ስልክ የሚባል ስለመጣ በስልክ ቢሆንም አብዛኛውን በፊት ግን በደብዳቤ ስለነበር በዚህ በዚህ መልክ ይጻፋል ማለት ነው። እንደገና ደግሞ ጓደኛም ሊሆን ይችላል አንድ ጓደኛ አሁን ለምሳሌ አንድ የትምህርት ቤት ጓደኛሞች የተለያየ ትምህርት ቤት የሚማሩ ከሆነ ወይም ደግሞ አንድ ትምህርት ቤት እየተማሩ አንዱ ወደ ሌላ ትምህርት ቤት እየሄደ ከሆነ እንግዲህ በሚነፋፈቁበት ሰዓት ደብዳቤ በመጻፍ አንዱ ለአንዱ መልእክት ያደርሳሉ ማለት ነው እንግዲህ ስጦታንም ጭምር በደብዳቤ ጋ አድርገው ያደርሳሉ ማለት ነው። የምስጋና ድብዳቤም ይጻጻፋሉ የሰላምታ ደብዳቤም መጻጻፍ ይችላል። እንግዲህ ዘመድ አዝማድም ደብዳቤ ይላላካል ማለት ነው እንግዲህ ሩቅ ሀገር ያሉ ሰዎች በደብዳቤ ስሜታቸውን ይገላለጻሉ ናፍቆታቸውን ደስታቸውን ሀዘናቸውን የነዚህ የነዚህ ሁሉ ስሜቶች መግለጫ ነው ማለት ነው እንግዲህ ደብዳቤ እና እዚህ እዚህ ሁሉ እነዚህ እነዚህን ሁሉ ተግባራት ማከናወን ስለ ሚችል ድብዳቤ ድብዳቤ መጽሐፍ እወዳለሁ ወይም ደግሞ ያስደስተኛል ማለት ነው ለራሴ የሚሆን ሌሎች መጽሐፍ ለማይችሉ ሰዎች ደብዳቤ በመጻፍ የነሱን ስሜት ሀሳብ በመስማት ወደ ጽሁፍ አስፍሬ ደብዳቤ ልጽፍላቸው እችላለሁ ማለት ነው። እንግዲህ ለኔም ደግሞ ለራሴ ድብድቤን በመጽሐፍ መልእክቴን አስተላልፋለሁ ማለት ነው ደስታዬንም ይሁን ሀዘኔን እንደዚሁም ደግሞ የተለያዩ ዝግጅቶች መስተንግዶችም ሲኖሩ በደብዳቤ መልክ ሩቅ ላሉ ዘመዶች ወይም ደግሞ ጓደኛዎቼ ይደረሳል ማለት ነው። በዚህ ምክንያት እንግዲህ ደብዳቤ አስፈላጊና ጠቃሚ ሆኖ ስላገኘሁት ደብዳቤ መጽሐፍ በጣም የሚያስደስተኝና የምወደው ተግባር ነው ማለት ነው ጽሁፌም ሊነበብና ለሰዎች በቀላሉ ሊረዳ ስለሚችል ደብዳቤን መጽሐፍ ተወዳጅ ነው ማለት ነው። በእኔ እንግዲህ ሰዎችም አብዛኞቹን ሰዎች ደብዳቤ እንድጽፍላቸው በሚጠይቁኝም ሰዓት ይህ ደብዳቤ በመጽሐፍ ልተባበራቸው ወይም ደግሞ ልረዳቸው እችላለሁ ማለት ነው እንግዲህ ደብዳቤ በዚህ መልኩ የሚጻፍ አጠር ያለ በወረቀት በትንሽ ወረቀት ተጽፎ ነገር ግን በጣም ብዙ ሰፋ ያለ መልእክቶችን ማስተላለፍ የሚችል ነው ማለት ነው። ደብዳቤ እንግዲህ መጻፍ በጣም የሚያስደስተኝ ተግባር ነው።

በቤት ምን አይነት የቤት እቃዎች አሉህ? እንግዲህ የተለያዩ የቤት እቃዎች አሉኝ በቤት ውስጥ ያው ማንኛውም ሰው በቤት ውስጥ እንደ አቅሙ በርከት ያሉ ቅንጡ የሆኑ የቤት እቃዎችም ሊኖሩት ይችላሉ እንደዚሁም ደግሞ አነስ ያለ የኑሮ ደረጃ ካለው አስፈላጊ የሆኑ በጣም ኒድ የሆነው በጣም አስፈላጊ የሆነው ዋና ዋና የሚባሉ እቃዎች ይኖሩታል ማለት ነው እንግዲህ እኔም ከነዛ ማዕከል የተለያዩ እቃዎች አሉኝ እንግዲህ በቤት ውስጥ ማለት ነው ለተለያዩ አገልግሎት የሚሰጡ ለምግብ መመገቢያነት እንደዚሁም ደግሞ ለምግብ ማብሰያነት እንደዚሁም ደግሞ ለምግብ ማስቀመጫነት ለተለያዩ የተለያዩ ለመጠጥ መጠጫነት ለመጠጥ ነገር ማስቀመጫነት የሚያገለግሉ ብዙ ለብ እቃ ማጠቢያነት እንደዚሁም ደግሞ ለልብስ ማጠቢያነት የሚያገለግሉ ብዙ አይነት እቃዎች አሉ ማለት ነው እንግዲህ እኒህም ምግብም ለማብሰል ያ ፈሳሽ የሚሆን የሚጠጡ ነገሮችን ለማብሰል ወይም ደግሞ ለመጋገሪያነት የሚያገለግሉህ ብዙ አይነት የቤት እቃዎች አሉ ማለት ነው እንግዲህ ከነዚህም መካከል ለምሳሌ ለምግብ ማብሰሊያነት ወይም ደግሞ እንጀራ እንዲህ ዳቦ አይነት ነገሮችን ለማጋገሪያነት ምጣድ አለ ማለት ነው ምጣድ አለህ ብረት የሚባል አለህ በሱ ቂጣ ይጋገራል ማለት ነው እንግዲህ በብረት አብዛኛውን ጊዜ ብዙ ማህበረሰብ ላይጠቀሙ ይችላሉ ግን አንዳንዴ የገጠር አካባቢ ያሉ ማህበረሰቦች ብረትን ይጠቀማሉ ቂጣ ለመጋገሪያነት እንዴ ዝም ደግሞ አብዛኛውን ጊዜ ይሄ ለእንጀራና ለደቡብ መጋገሪያ የሚያገለግል ምጣድ አለ ማለት ነው እኔ ቤት ውስጥ እንግዲህ ያው ምጣድ ሲባል በሁለት አይነት መንገድ አለ በዘመናዊና በባህላዊ መንገድ በባህላዊ ኖርማል በእንጨት የሚጋግር በእሳት ተነዶ በእንጨት የሚጋገርበት በምድጃህ በሶስት ጉልቻ ላይ ተጥዶ ነው ማለት ነው እንግዲህ የኤሌክትሪክ ደግሞ የሚባል ምጣድ የሚባል አለ በዘመናዊ ወይም ደግሞ ከተማ አካባቢ አብዛኛውን የሚጠቀሙት እሱ አለ እንግዲህ እሱ ያው በኤሌክትሪክ ነው የሚሰራው በኤሌክትሪክ በመስራት የጉልበትን እንደዚሁም ደግሞ የጭስን ጉዳት ይቀንሳል እሱ በአብዛኛው እኔ ግን ያው ቤቴ ገጠር አካባቢ እንደመሆኑ መጠን በእሳት የሚሰራ ወይም ደግሞ የምድጃ ምጣድ ነው ያለው እንግዲህ እሱ አለ ማለት ነው በሌላ በኩል የወጥ መስሪያ ለ የሚያገለግል ዲስት አለ ማለት ነው ዲስት እንግዲህ በሁለት መንገድ ያለ ብር አዲስ እና የሸክላ አዲስ ተብሎ የሸክላ አዲስ እንግዲህ በአካባቢያችን በሰዎች በእጅ ጥበብ ልት የሚሰራ ነው እንግዲህ በጣም ደስ የሚልና ለምግብነት በጣም ምግብን ወጥን የሚያጣፍጥ እንዲበስልም የሚያደርግ ከብረድስት ይልቅ ድስት ተመራጭ የሆነ ነው ማለት ነው እንግዲህ በአካባቢያችን ሰዎች በቀላሉ ሊሰራ የሚችል እና በርከሽ ዋጋ የሚገኝ ነው ሌላኛው ብረዲስት የሚባለው ነው እሱ ለቶሎ ወይም ደግሞ ለአስቸኳይ ጊዜ ቶሎ በትንሽ ሰዓት መፍላት የሚችል ወይም ደግሞ በፍጥነት ማብሰል የሚችል ነው ለአስቸኳይ የጊዜ አብዛኛውን ጊዜ ጥቅም የሚል ነው እንደዚሁም ደግሞ ለቡና ማፍሊያነት የሚገለግል ጀበና አለ ጀበና እንግዲህ ቡና በማፍላት ሰዎች ቡና ይጠጡበታል በገጠርም በከተማም አካባቢ ያለ እሱ ነገር ጀበና አለ እንግዲህ በእኔ ቤትም ውስጥ ያው ስኒም አለ ያው የጅብና አንዱ አካል ነው ሲኒም የቡና ማጥቻነት ነው የሚያገለግለው እንደዚሁም ደግሞ ሳፋዎች አሉ የብረት ሳፋና የጎማ የልብስ ማጠቢያነት የሚያገለግሉ አሉ ማለት ነው እና ደግሞ ሌሎች ሳህኖች ወይም ደግሞ ትሪ የሚባሉ አሉ ማለት ነው ለምግብ መመገቢያነት የሚያገለግለው አብዛኛው ጊዜ ለምግብ መመገቢያነት ያገለግላሉ ሳህን ነው የሚባለው እንግዲህ አንድ ሰው ብቻውን የሚበላ ከሆነ ለአንድ ሰው ከሆነ አብዛኛው ጊዜ ሳህን ነው የምሰጠው እንደዚሁም ደግሞ ቤተሰብ ሰብሰብ ብለን የምንበላ ከሆነ ትልቅ አለ ትሪ የሚባል እሱ አለ ማለት ነው በሱ እንበላለን ማለት ነው እንግዲህ ሌማትም የሚባል አለ ትሪው የሚቀመጥበት በሌማት ላይ አስቀመጠን ሌማት ይባላል ከታች ትሪው የሚቀመጥበት መሰረቱ ማለት ነው እዛ ላይ አስቀመጠን ሰብሰብ ብለን እንበላለን እንደዚሁም ደግሞ ለምግብ ማስቀመጫነት የሚያገለግል ሞሰብ አለ ማለት ነው ሞሰብ እንግዲህ ያው በገጠርም በከተማም ያው የአሰራር ወይ ዲዛይን ሁኔታ ቢለያይም ሞሰብ እንግዲህ ያለና ወሎበታ የሚገኝ ነው እንጀራ ዳቦ የተለያዩ ምግቦችን ማስቀመጫ ነው ማለት ነው እንግዲህ መውሰድ ማለት ክዳን ያለው ሰፋ ያለና ብዙ ምግቦችን መያዝ የሚችል ነው እንደዚሁም ደግሞ ትናንሽ የሚባሉ እቃዎች አሉ በቤት ውስጥ እንደ ማንኪያ ሹካ ጭልፋ አይነት አሉ እንግዲህ ጭልፋ ያው ወጥን ለማድረግ ነው ከዲስቱ ወዴ ምግቡ ላይ ወጥን ለመጨመር የሚያገለግል እቃ ነው እንደዚሁም ደግሞ ማንኪያ ማንኪያና ሹካ አሉ እንግዲህ ማ ሹካ አብዛኛውን ጊዜ ረዘም ያለው ወይም ደግሞ በእጅ ለመብላት የማይመቹ ምግቦችን ካሉ እነሱን አሁን ለምሳሌ እንዴ ፓስት አይነት ምግቦችን ለመመገብያ የሚያገለግል ነው ሹካ እንግዲህ ማንኪያ የምንለው ደግሞ ያው ማንኪያ ለብዙ አገልግሎት ይውላል ለመግብነትም ይውላል በተለይ የሩዝ በሚሆን ሰዓት እንደዚሁም ደግሞ ገንፎ በሚሆን ሰዓት ግንፎ ይበላበታል በማንኪያ አብዛኛውን ጊዜ እኔ በማንኪያ ገንፎ እበላለሁ ከዛ ውጪ እንደገና ለተለያዩ ነገሮች መጨመሪያነት ያገለግላል ማንኪያ አሁን ለምሳሌ ሻይ በሚፈልግበት ሰዓት ሱካር ለመጨመሪያነት እንደዚሁም ደግሞ ወጥ በሚሰራበት የተለያዩ ቅመማቅመሞችን ሽሮና በርብሬዎችን ለመጨመር ወደ ድስት

እንግዲህ አንድ ምሳሌ የምታውቀውን ምሳሌ ንገረኝ አሁን እንግዲህ ምሳሌ ምሳሌ አባባሎች የሚባሉ አሉ ይሄ ድሮ አባቶቻችን አያቶቻችን የሚጠቀሟቸው ማለት ነው ነገሮችን በአጭር ቃል ለመግለጽ የሚጠቀሟቸው አባባሎች አሉ። የተቀመሙና ሲባሉ ደስ የሚሉ ስሜትና መግለጽ የሚችሉ ስለ አንድ ነገር በአጭሩ ማስረዳት የሚችሉ አባባሎች ይጠቀማሉ ማለት ነው። እንግዲህ ምሳሌው ይሄ አባባል ማለት የአንድን ሁኔታ መረዳት የሚችል ነገር ግን ጽሁፉ ወይም ደግሞ ንግግሩ በጣም እንዴት የሚል ሚስጥር ያለው ውስጣዊ ወርቅና ሰም ያለው ነው። እንግዲህ ለምሳሌ አይነት ንግግር ማለት ዝም ብሎ በቀጥታ በዘፈቀዴ የሚነገር ሳይሆን ራሱን ጠብቁ በራሱ ስነ ስርዓት ያለው በ በእንግዲህ በትላልቅ ሰዎች የተቀመመ ወይም በሊቃውንታት የተባሉ ንግግሮች ናቸው። እንግዲህ ምሳሌያዊ ንግግሮች ከእነዚህም እንግዲህ እነዚህም ንግግሮች እኔ ሳዲግ ያው ከአያቶቼ እንደውም ደግሞ ከትራለቅሶች ጋር አንዳንዴ የምሰማቸው ንግግሮች አሉ ማለት ነው። አሁን ከእነዚህም ውስጥ እንግዲህ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል ማለት ነው። ይህም ማለት እንግዲህ ቸኩለው የሰሩት ነገር ዋጋ እንደሌለው እና በአስቸኳይ የተሰራ ነገር ያን ያክል ውጤታማ እንደማይሆን ብዙም የማያስደስት በጥራትም ይሁን በደረጃህ እንደዚሁም ደግሞ በአገልግሎትም አንፃር ብዙም አገልግሎት የማይሰጥ ማለት ነው። እንግዲህ ይሄን ተወሎ ተወሎ ቤት ገድግው ሰንበሬጥ ማለት ሰንበሬጥ ማለት እንግዲህ ያው በጣም ቀጭን የሆነ ብዙም ጥንካሬ የሌለው በቀላሉ ሊፈርስ የሚችልህ ነገር ማለት ነው። እንግዲህ ቶሎ ቶሎ የሰሩት ቤት ግብዳው ሰንበለጥ ነው እንዴ ማለት? ቶሎ ቶሎ የሚሰራ ነገር ብዙም ጥራት የጠበቀ እንደዚሁም ደግሞ ጥንካሬ ሊኖረው የማይችል እና ምንድነው ያልኩት እንዲህ ያልኩት የማይችል ማለት ነው ማለት ነው። እንግዲህ ሌላ አባባል አለ ደግሞ አጥብቆህ ያሰረህ ዘዝቆህ ይሸከማል የሚባልህም አባባል አለ። እንግዲህ ይሄም የሚገልጽ እንግዲህ አንድ ሰው ነገሮችን በአግባቡ በጥንቃቄ የሚያደርግ ከሆነ እንደፈለገ አድርጎህ መጠቀም ይችላል ማለት ነው። እንግዲህ አጥብቆህ ያሰረህ ዘቅዝቆ ይሸከማል ማለት እንደፈለገ አድርጎ ያንን ስራ በአግባቡ የሚሰራ ከሆነ እንደፈለገ የሚጠቀም ይሆናል ማለት ነው። ብዙ አይነት አባባሎች አሉ ለምሳሌ የኢጅፕ ችኩል ቀንዲ ይነክሳል ይባላል ደግሞ በሌላ አባባል ይሄ ማለት እንግዲህ ቸኩለን ካላግባብ የምናደርጋቸው ነገሮች ዋጋ እንዲህ የሚያስከፍለን እና ቸኩለን የምናገኘውን የሆነ ነገር አገኘን ብሎን በቸኮልን ቁጥር ያንን ነገር እንደምናጣው ነው እንግዲህ የጅብ ችኩል ቀን ይነክሳል። ማለት እንግዲህ አሁን ለምሳሌ ጂብ ቸኩሎ ስጋ በላሁ ብሎ ስጋ አገኘሁ ብሎ ቀንዲን የምንክስ ከሆነ ያ አዴጋ ያደርስበታል ይሄም ማለት ደግሞ ቸኩለን አላስፈላጊ ነገሮችን ከመወሰን እንደውም ደግሞ ከማድረግ መቆጠብ እንዳለብን የሚያስረዳህ ትልቅ ትምህርታዊ ነው ማለት ነው። እንግዲህ እና ቶሎ ቶሎ ቤት ይሄ የጅብ ችኩል ቀንዲ ነክሳል ማለት ማለት ነው። እንግዲህ ሌላ ብዙ አባባሎች አሉ አሁን ለምሳሌ ሃምሳ ሎሚ ለአንድ ሰው ሸክም ነው ለሃምሳ ሰው ህግ ይጠይቃል ይባላል ይሄ ማራት እንግዲህ አንድን ተግባር በጋራህ በትብብር ብናከናውነው በአንድ ሰው ለብቻውን ከመስራት ወይም ደግሞ ከመልፋት ይልቅ ለብዙ ሰው ሆኖ በትብብር ነገሮችን በትብብር በማድረግ በመረዳዳት በመተሳሰብ ከሆነ ሁሉም ነገሮች ቀላል እንዲሆኑ ያመለክታል ማለት ነው። በዚህም እዚህም ላይ ሌላ ተጨማሪ ድርብ ያብር አንበሳ ያሰር የሚባል አለ ማለት ነው። እንግዲህ ድር ማለት የሸረሪት የሆነ በጣም ትንሽ ነው ግን ድር ብያብር አንበሳ ያሰር ማለት ከተባበረ ሁሉንም ነገር ማሸነፍ እና ማድረግ እንደሚቻል የሚገልጽ ነው ማለት ነው። ይህም እንግዲህ ሌላም ደግሞ አሁን የቆጡን አወርድ ብላ የብቷን ጣለች ይባላል። አሁን እንግዲህ ያለውን በአግባቡ ሳይጠቀሙ ወይም ደግሞ የራሱን ንብረት በአግባቡ ሳይጠቀሙ ሌላ የራሱን ያልሆነውን ወይም ደግሞ በእጁ የያዙትን ሳይጠቀሙ ሌላ ነገር ለማምጣት መሞከር በእጅ ያለውን እንዴ ማጣት እንደማለት ነው እንግዲህ ሌላ ሲመለከቱ የእጅ ያለውን እንደ ማጣት እንደ ዝም ደግሞ በእጅ የያዙት ወርቅ ከመዳብ ይቆጠራልም የሚባለው አባባል ይሄን ይገልጻል ማለት ነው። እንደዚህ እንደዚህ የሚባሉ ብዙ አይነት አባባሮች አሉ። እንግዲህ ከድሮ ሰዎች ከሊቃውንታት የሚባሉ ሀሳብን በአጭሩ የሚገልጽበት አባባል አለ ማለት ነው። እንግዲህ እነዚህ እነዚህ አባባለች በጣም ደስ የሚሉና ሀሳብን መግለጽ የሚችሉ ናቸው ማለት ነው። ሌላም አሁን ለምሳሌ ጂፒ የማያውቀው ሀገር ሄዶ ገሌ አንጥፉልኝ ይላል ማለት ነው። እንግዲህ ይሄም ማለት ለማያውቁት አንድ ሰው ወደ ሌላ ቦታ ሄዶ እንደማይታወቅ ራሱን ሌላኛ አድርጎ ወይም ከፍ አድርጎ ማሳየት እንደሌለበት ነው። እንግዲህ አሁን ለምሳሌ አንድ ሰው በሌላ ቦታ በማይታወቅበት ቦታ ሄዶ ወይም ደግሞ ለማያውቀው ሰው እኔ እንደዚህ

እሺ ማብሰል ትችላለህ ወይ ነው ማብሰል ማለት እንግዲህ አብዛኛውን ጊዜ ማብሰል የሚለው ቃል የምንጠቀመው ምግቦችን ለማብሰል ነው ማለት ነው። እንግዲህ ማብሰል ሲባል ምግብን ማብሰል ነው ማለት ነው እንግዲህ ያው ምግብን ማብሰል ያው እችላለሁ። አዎ ይሄ ቀልል ያለ ነገር ብዙም ደግሞ አስቸጋሪ ስላላደርግ ምግብን ማብሰል እችላለሁ ማለት ነው ያው እናቴ ወይም ደግሞ እህቴ ይሄ ቤት ውስጥ ምግብ ሲያበስሉህ በማየት አበስላለሁ ማለት ነው እንግዲህ ማብሰል ለተለያዩ ነገሮች ለሚጋገርም ሊሆን ይችላል አሁን ለምሳሌ ለዳቦ፤ ለእንጀራ ሊሆን ይችላል ማብሰል ያስፈልጋል ማለት ነው ማብሰል ማለት እንግዲህ የተቦካው ሊጡ እንጀራ ከመሆኑ በፊት ምጣድ ላይ ተጋግሮ ከበሰለ በኋላ ሲወጣ ያ ማብሰል ይባላል ማለት ነው። ወይም ደግሞ የሆነ አሁን ለምሳሌ ስጋን በድስት ጥዶ ሲበስል ለወይም ለመበላት ሲደርስ ያ ማብሰል ይባላል እንደዚሁም ደግሞ የተለያዩ ጥራጥሬዎችን ቆሎን ሊሆን ይችላል። ለመበላት በሚደርስበት ሰዓት ከጥሬነት ወደ ብስልነት ሲሄድ ማብሰል ይባላል ማለት ነው። እንደዚሁም ደግሞ የተለያዩ አይነት ምግቦች አሉ። ለምሳሌ እንዴ ዳቦም ሊሆን ይችላል አሁን በማሽንም ሊሆን ይችላል በምጣድም ብቻ ሳይሆን በማሽንም እንዲሆን ይችላል። የራሱ የሆነ ደቂቃና ሰከንድ ተይዞለት እንትን የሚል ነው ማለት ነው። የሚበስል ነው በማሽን ያለ እንግዲህ ያ ሰዓቱ ካለፈህ ሊያርፍ ይችላል ማለት ነው። ደግሞ ከመበላትም ሊያልፍ ይችላል ማለት ነው። ማብሰል ማለት ትክክለኛ ለመበላት የደረሰ ምግብ ማለት ነው እንግዲህ በጣም ከመብሰልም በላይ ከሆነ ያው ይበላሻል ምግቡ ያራል ማለት ነው። ለመበላት ብዙ ጣፋጭ አይሆንም ማለት ነው። ደግሞ ሳይበስልም ደግሞ ከቀረ የተለያዩ በሽታዎችንም ሊያመጣ ይችላል ማለት ነው። አሁን ለምሳሌ ስጋዎችን ሳያበስሩ መብላት ለትለያዩ በሽታዎች ለተለያዩ ወርሞች፤ ትላትሎች በሽታ ያጋልጣል ማለት ነው እንደዛም በመሆኑ ምግብን አብስሎ በአግባቡ በመብላት ለሁሉም ጠቃሚ በሆኑ ምግብን አበስላለሁ ማለት ነው እንግዲህ። ምግብ ማብሰል ቀላል ነው በእሳትም ሊሆን ይችላል ወይም ደግሞ በኤሌክትሪክ ተጠቅሞ ምግብን በበቂ እውነት ለመበላት እስከሚደርስ ድረስ ማብሰል ማለት ነው። እንግዲህ ያንን ማብሰል እችላለሁ፤ አትክልትም ሊሆን ይችላል እንዲሁም ጎመን፤ ድንች እንግዲህ እንደዚህ እንደዚህ አይነት ምግቦች አሉ እንግዲህ ሁሉም ምግቦች በኩል ሰዓት አይበስሉም ማለት ነው። ሁሉም የተለያየ ሰዓት ይወስዳሉ። አሁን ለምሳሌ እንጀራና ዳቦ ብንወስድ እንጀራ በቶሎ የሚበስል ነው። ምክንያቱም ስስ ስለሆነ ቶሎ በትንሽህ ሀይል በትንሽ ሙቀት የሚበስል ነው ዳቦን ስናይ ደግሞ የተወሰነ ከእንጀራ አንፃር ጊዜን የሚወስድ ነው ማለት ነው። ምክንያቱም እንትኑ ውፍረቱ ወይም ዲፕዙ ወፍራም ስለሆነ ለመብሰል ትንሽ ጊዜ ይፈልጋል ማለት ነው። እንደዚሁም ደግሞ በአትክልት ደረጃ ብንመለከት፤ አሁን ለምሳሌ ጎመኖች ቶሎ የመብሰል አቅም አላቸው እንደ ድንችም ያሉ ማለት ነው እና እንግዲህ ምግብን አብስሮ መብላት በጣም ጠቃሚ ከመሆኑም አንፃር ምግብን አበስላለሁኝ። እንግዲህ ምግብን የማበስለው እኔ እናቴን ለማገዝ እንደዚሁም ደግሞ እናቴ ሌላ ስራ ልትይዝ ትችላለች። በስራ በሚበዛባት ሰዓት ሌላ ስራ ስትሰራ እሷ እኔ ምግብ አበስላለሁ ማለት ነው እንዴ እንጀራ መጋገር ባልችልም ግን እንደ ወጥ አትክልቶችን እንደዚህ እንደዚህ አይነት ነገሮችን አበስላለሁ ማለት ነው። እንግዲህ ያው ቤተሰብ ለመርዳት በማሰብ እናቴን ሳግዝ ምግብ ማብሰል እሰራለሁኝ ማለት ነው። እንግዲህ በትርፍ ጊዜ እናቴን በማግዝበት ሰዓት ቤት በመሆንበት ምግቦችን አበስላለሁና ምግብን ማብሰል እችላለሁ። እውነት ነው በቤቱም እናቴ ከሌለች ምግብን አብስዬ ራሴን መብላት እችላለሁኝ ማለት ነው።

ቅሬታዎችን እንዴት አስተናግዳለሁ? እንግዲህ ቅሬታዎች ከተለያዩ አቅጣጫዎች ከተለያዩ ቦታዎች ተበደልን የሚሉ ሰዎች ቅሬታዎችን ያመጣሉ ማለት ነው። እንደ አንዴ ሰው ወይም ደግሞ እንደ ሰብአዊነት ቅሬታዎችን እኔ የተለያዩ ቅሬታዎችን አስተናግዳለሁ ማለት ነው። እንግዲህ ቅሬታዎችን ማስተነግደው ሰዎችን ሊያስታርቅ ሊያስማማ በሚችል መልኩ ነው ማለት ነው። እንግዲህ ቅሬታዎችን አብዛኛውን ጊዜ ማስተናገድ ያለብን ሰዎችን አስማሚ በሆነና አስታራቂ በሆነ ሀሳብ በመሆኑ ቅሬታዎችን እኔ የማስተናግደው እንግዲህ አስታራቂ ነው ብዬ በማስበው እንደዚሁም ደግሞ ከተበዳይ ጎን በመቆም ቅሬታዎችን ተቀብዬ ለማስተካከል ወይም ደግሞ ለማስተናገድ እሞክራለሁኝ ማለት ነው። እንግዲህ አብዛኛውን ሰዎች ቅሬታ የሚያቀርቡት ከበደላቸው ሰዎች ጋር በዳይ እና ተበደይ አንድ ሰው በደለኝ እንደዛ አድርጎኛል እንደዛ አጥፍቶብኛል ወይም ደግሞ እንደዚህ ሰርቆኛል። እንደዚህ በቃ በተለያዩ ቦታዎች አሁን በገጠር አካባቢዎች በመሬት ብዙ ጊዜ ሰዎች ይጣላሉ ድንበር ገፍቶኝ ምናምን እንደዚህ እንደዚህ እያሉ እንደዚሁም ደግሞ በሌላ በብዙ ምክንያቶች ሰዎች ሲጣሉ ቅሬታቸውን ያቀርባሉ ማለት ነው። ወይም ደግሞ በሆነ የሆነ ነገር የሆነ ስምምነት ተደርጎ ስብሰባ ላይ ሊሆን ይችላል። በዛ በስምምነት ወይም በሚሰራው ነገር ቅሬታ የሚያቀርብ ሰው አለ ማለት ነው የማይስማማው ወይም ደግሞ የማይመቸው ቅሬታ የሚያቀርብ አለ ማለት ነው። ያንን ቅሬታ እንግዲህ ለሁሉም ህዝብ ተጠቃሚ በሚሆንበት መንገድ ለመቀበል ወይም ደግሞ ለማስተካከል በመሞከር ያንን ቅሬታ እቀበላለሁ ማለት ነው። እንደዚሁም ደግሞ በንብረት ክፍፍልም ሊሆን ይችላል ሰዎች ንብረት ሲካፈሉ የውርሱም ሊሆን ይችላል ቅሬታ ያቀርባሉ ማለት ነው። የኔ የኔ እንደዚህ ይገባኛል እንደዚህ በማለት እንግዲህ እውነታውን አጠርቼ ለሁሉም በሚገባው መልኩ ትክክለኛ ሚዛናዊ በተሞላበት በትክክለኛ ፍትሃዊ በሆነ መንገድ ቅሬታዎችን ተቀብዬ ለማስተናገድ እና ችግሮችን ለመፍታት እሞክራለሁ ማለት ነው። እንግዲህ ቅሬታ እንድምተወቀው በማንኛውም ግለሰብ ሊነሳ የሚችል እንደዚሁም ደግሞ እንደ ህዝብ እንደ ሀገር በህዝብ በሀገርም ላይ ይሄ የሚያሳው ቅሬታ ሊኖር ይችላል ማለት ነው። አሁን ለምሳሌ አሁን ለምሳሌ ይሄ የመሰረተ ልማት አቅርቦት ፍላጎት ቅሬታ ሊኖር ይችላል ማለት ነው። በአንድ ሀገር ወይም ደግሞ በአንድ አካባቢ መሰረተ ልማት የማይገነባ ወይም የማይሰራ ከሆነ ያ ህዝብ ለመንግስት የሚያቀርቡት ቅሬታ አለ ማለት ነው። እንግዲህ ቅሬታ ሲባል ይሄ ይሄ ነው አንድ ህዝብ ሊደረግለት የሚፈልገውን ነገር ለበላይ ወይም ደግሞ ለሚገባው አካል ቅድ የሚያቀርበው ቅሬታ ነው ማለት ነው። እንግዲህ ደግሞ በሰፈረኛ አሁን እንዴ ሰፈር እንዴ መንደር ስናየው ለሽማግሌዎች የሚቀርብ ቅሬታ አለ ማለት ነው እከሌ እንደዚህ በድሎኛልና እንደዚህ ቢደረግልኝ እንደዚህ እያሉ ቅሬታ ያቀርባሉ ማለት ነው። እንግዲህ በትክክለኛ የሆነና ሚዛኖዊ በሆነ መንገድ መታየትና መፍትሄ መሰጠት አለበት ብዬ ስለማስብ እኔም በአቅሜ የሚመጡኝ የሚመጡልኝን ቅሬታዎች በእኔ አቅም ሊፈቱ የሚችሉትን ሚዛናዊ በሆነ መንገድ ተቀብዬ አስተናግዳለሁ ማለት ነው። ለማንም ሳለዳላ ፍትህን ሳላጎድል በስነ ስርዓቱ ቅሬታዎችን ተቀብዬ አስተናግዳለሁ ማለት ነው። እንግዲህ ቅሬታ በብዙ በበልና በሚስት መካከል ሊነሳ ይችላል እንደዚሁም ደግሞ በሁለት ጎረቤታሞች እንደዚሁም በእህትና በወንድም በወንድምና በወንድም እንደዚሁ በውርስ ምክንያት ሊነሳ ይችላል። እንደዚሁም ደግሞ ለምሳሌ አሁን ለምሳሌ በአስተዳደሮች መካከል ቅሬታ ሊነሳ ይችላል ማለት ነው። ቅሬታ የሚነሳባቸው ብዙ ቦታዎች አሉ የአንድ ያልተመለሰ ጥያቄ ካለ በየትኛውም ቦታ ቅሬታ መነሳቱ አይቀርም ማለት ነው። ምክንያቱ ደግሞ ያንን ጥያቄ መመለስ ያልቻለው ያልቻለው አካል ያን ቅሬታ አንስተው ያን ጥያቄ እንዲመልስላቸው ወይም ደግሞ ካልቻለ ከዛ ቦታ ከአስተዳደሩ ቦታ እንዲነሳ ያደርጋሉ ማለት ነው። እንግዲህ ይሄ ከመሆኑ በፊት ቅሬታ ከመደረጉ በፊት በአግባቡ መጀመሪያ መስራት ያስፈልጋል። ነገር ግን ቅሬታ የሚያስደርስ ነገር ከሆነ ቅሬታ ከመጣ ቅሬታዎችን ተቀብሎ ለህዝቡ ምላሽ መስጠት በአግባቡ አለበት ብዬ ስለማስብ እኔም እንግዲህ በአቅሜ የሚመጡኝን የጓደኛ ግጭት ሊሆን ይችላል። እንደዚሁም ደግሞ የቤተሰብ ሊሆን ይችላል እነሱን ቅሬታዎች ከሁለቱም አካል ከተበዳዩም ከበዳዩም ተቀብዬ አስታራቂ በሆነ በሀሳብ ነገሩን ለመፍታት እሞክራለሁኝ ማለት ነው። እንግዲህ ያ መሆን አለበት ብዬ ስለማስብ ቅሬታዎችን በዚህ መንገድ ፍትሃዊና ሚዛናዊ በሆነ መንገድ ማሸማገል ማስታረቅ ከአንድ ጎን ቆሜ ሳይሆን ከሁለቱም ጎን ቆሜ ሁለቱንም በአንድ አይን በማየት ቅሬታዎችን ከሁለቱም አካል ተቀብሎ ማስተናገድ እንደዚሁም ደግሞ ለሁለቱም መስጠት አስፈላጊ ነው ብዬ አስባለሁ። በዚህ በዚህ መንገድ እንግዲህ ቅሬታዎቼን አስተናግዳለሁኝ ማለት ነው። እንግዲህ ቅሬታ በብዙ መንገድ ስለሚመጡ በእንደዚህ አድርገን ፍትሃዊ በሆነ መንገድ ማስተዋወቅ

በስራ ላይ ምን አይነት ተግዳሮች አሉ? እንግዲህ በስራ ላይ የተለያዩ ተግዳሮቶች ያጋጥማል ማለት ነው። ተግዳሮት ማለት እንግዲህ በአንድ ስራ ላይ የአንድን ስራ ሊያስተጓጉል የሚችሉ ችግሮች ማለት ነው። በአንድ ስራ ላይ የሚያጋጥሙ ተግዳሮቶች ማለት እንግዲህ አንድ ስራ ለመስራት አንድ ሰው ሲያስብ የሚያጋጥሙት ችግሮች ወይም ደግሞ ኔጌቲቭ ነገሮች ማለት ነው። የስራ ተግዳሮት ማለት እንግዲህ የተለያዩ ተግዳሮቶች ያጋጥማሉ በስራ ላይ ስራን በምናከናውንበት ሰዓት በጣም መጠነ ሰፊ የሆኑ ተግዳሮቶች አሉ ማለት እንግዲህ ከእነዚህም አንዱ ዋነኛው የጤና ችግር ሊሆን ይችላል ማለት ነው። እንግዲህ ስራ እየሰራን የጤና ሁከት ወይም ደግሞ የጤና ችግር ካጋጠመን ስራችን ተግዳሮት የስራ ተግዳሮት ነው ማለት ነው። ይሄ አንደኛው የስራ ተግዳሮት ነው እንግዲህ ካመመን ስራን በላቀ ሁኔታ ወይም ደግሞ አመርቂ በሆነ ሁኔታ መስራት ስለማንችል ስራውን ማቆም ለማቆምም ስለምንገድድ ያኔ የስራችን አደጋ ላይ ይወድቃል ማለት ነው። እንግዲህ ጤና ወይም ደግሞ መታመም የዋነኛ የሆነ የስራ ተግዳሮት ነው ማለት ነው። ለረጅም ጊዜም ሊሆን ይችላል ያው እስከሚሻለን ድረስ በስራው እንቅፋት ወይም ደግሞ ተግዳሮት ሊሆን ይችላል ማለት ነው። ሌላኛው ደግሞ የበጀት እጥረት ነው አንደኛው ለስራ ተግዳሮት የሚሆነው አንድ ድርጅት ወይም ደግሞ አንድ ግለሰብ የገንዘብ እጥረት ወይም ደግሞ የበጀት እጥረት ካጋጠመው ስራው ለመቆም ይገደዳል። ማለት ነው የስራው እድገት ወይም ደግሞ በዝቅተኛ ደረጃ በጣም አዝጋሚ በሆነ መንገድ ሊሆን ይችላል ማለት ነው። እንግዲህ የስራው ደረጃ ከፍ አይልም ቶሎ በፍጥነት ሊያልቅ አይችልም ማለት ነው። የበጀት እጥረት ከአጋጠመ ያው አንድ የድርጅት የበጀት እጥረት አጋጠመው ማለት ይከስራል ማለት ነው ማትረፍ አይችልም ማለት ነው። ይሄም ደግሞ የሰራተኞች ደሞዝ መክፈል አይችልም ማለት ነው በዚህ ምክንያት የሰራተኛ እጥረት ያጣል ማለት ነው። ስራም በስነ ስርዓት የበጀት ስርዓት ካጋጠመው ኢምፖርት አድርጎ የሚያመርታቸው ምርቶች ወይም ደግሞ የሚሰጣቸው አገልግሎቶች ማስገባት ካልቻለ ለህዝቡ አገልግሎት መስጠት አይችልም ማለት ነው። ወይም ደግሞ ገቢ ማግኘት አይችልም የበጀት ወይም ደግሞ የኢኮኖሚ ሁኔታ አንድ የስራ ተግዳሮት ነው ማለት ነው። ሌላኛው እንግዲህ የስራ ተግዳሮት የአካባቢ ሁኔታ ሊሆን ይችላል የአየር ንብረት አለመመቸት ሊሆን ይችላል እንግዲህ አንድ ሰራተኛ የአካባቢው ወይ ደግሞ የመንግስት ትራንስፖርት አለመመቻቸት ሊሆን ይችላል። እንደዚሁም ደግሞ የቢኤ የሚሰራበት ቦታ አለመመቸት ሊሆን ይችላል ይሄ አንደኛው እና ዋነኛው የስራ ተግዳሮት ነው ማለት ነው። ያ ቦታ ምቹ ካልሆነ ለስራ ሰውየው ሂዶ ለመስራት ከተቸገረህ እንግዲህ ስራውን ለማቆም ይገደዳል ይሄም ደግሞ ለኢኮኖሚ ቀውስ ወይም ደግሞ ራሱን ለማስተዳደር በጣም ከፍተኛ ችግር ወይም ተግዳሮት ይሆናል ማለት ነው። ይሄ እንግዲህ አንደኛው ዋነኛው ነው የመሰረተ ልማት አገልግሎት ሳልማው ማለት ይህ የስራ ተግዳሮት ነው ማለት ነው። ወይም ደግሞ የስራ እንትን ነው ሁለተኛው ደግሞ በደንበኞች መሃል የሚፈጠረው አለመግባባት አንድ የስራ ተግዳሮት ነው ማለት ነው። አሁን ለምሳሌ በአሰሪና በሰራተኛ መካከል የሰላም የሆነ ግንኙነት ከሌለ ለሰራተኛውም ሆነ ላሰሪው የስራ ተግዳሮት ነው ማለትም ምክንያቱም ሰራተኛውም ከዛ ከስራ ሊባረር ይችላል ያም ደግሞ ለህይወቱ አደጋ ይፈጥርበታል ምክንያቱም የሚያገኘው ገቢ አይኖርም ማለት ነው። ከስራው ከተባረረ ሌላ ስራ እስከሚፈልግ ድረስ ከባድ ይሆንበታል ማለት ነው። እንደዚሁ ደግሞ ላሰሪውም ደግሞ ሰራተኛ ማጣት ከባድ ስለሆነ ይሄ ራሱ አንድ ተግዳሮት ወይም ደግሞ ችግር ነው ማለት ነው። እንግዲህ በስራ ላይ ይሄን ይሄን የመሰሉ የተለያዩ ችግሮች ያጋጥማሉ ማለት ነው። የስራ ተግዳሮት ሌላኛው የሰላም አለመኖር ነው አሁን በአንድ ሀገር ብጥብጥ ወይም ደግሞ ረብሻ ካለህ ከፍተኛ የሆነ የስራ ተግዳሮት በተለይ በመሰረተ ልማቶች ላይ ከፍተኛ የሆነ የስራ ተግዳሮት ስራዎች ለብዙ አመታት መቆም እንደዚሁም ደግሞ የተጀመሩ ስራዎች ሳይጨረሱ መበስበስና መፈራረስ ስለሚጀምሩ የከፍተኛ የሆነ ኪሳራ ወይም ደግሞ ተግዳሮት ነው ማለት ነው። እንግዲህ ስራ ለመስራት ሆነ ለመኖር ዋናው ሰላም ነውና ሰላም ያስፈልጋል ሰላም ከሌለ ደግሞ በስራ ላይ የከፍተኛው የሚባል ተግዳሮት ነው ማለት ነው። እንግዲህ ሰላም በጣም አስፈላጊ ከመሆኑ አንፃርህ ለስራ ያለው ተግዳሮተ ሰላም ከሌለ በጣም ከፍ የሚል ነው ማለት ነው። እንግዲህ ሌላኛው የተግዳሮት ወይም ደግሞ የስራ ችግር ሊሆን የሚችለው እንግዲህ የ ማቴሪያል አለመኖር ነው። የተመረቱ ማቴሪያሎች እጥረት ብር እያለ በጀት እያለ ነገር ግን አቅርቦት ለዛ ለስራ ማጠናቀቂያ የሚሆኑ ማቴሪያሎች የአቅርቦት ጥረት ሊኖር ይችላል ያቅርቦት ችግር ይሄማ አንደኛውና ከፍተኛው የስራ ተግዳሮተ ነው ማለት ነው። እንግዲህ በአንድ ግለሰብ ወይም ደግሞ በአንድ ድርጅት ላይ ከፍተኛ ኪሳራ ሊያደርስ የሚችል ተግዳሮት ነው ይሄም አንድ ተግዳሮት ነው። እንደገና ደግሞ በሌላ በኩል የስራ ተግዳሮት ሊሆኑ የሚችሉት እንግዲህ የደሞዝም ሁኔታ አንድ የስራ ተግዳሮት ሊሆን ይችላል ማለት ነው። አንድ ሰው በትክክል ደሞዝ የማይከፈለው ከሆነ ለአስሪው ወይም ደግሞ ስራው ለሚሰራበት ለሚሰራው አካል ከፍተኛ ተግዳሮት ነው ማለት ነው። ምክንያቱም ሰራተኛው ስራውን ሊያቆም ስለሚችል ማለት ነው። እንግዲህ ስራ ይሄን ይሄን የመሰሉ ተግዳሮቶች አሉት ማለት ነው